አዲስ አመትን የማከብረው ከቤተሰብ ጋር ነው። ያው አዲስ ልብስ እገዛለሁ። እሚጠጡ መጠጦችንም ከ ቤትሰብ ጋር እየተጫዎክ ለማሳለፍ እነሱን እገዛለው። ሰዎችን ደግሞ መርዳት ያለብኝን ሰዎች በአዲስ አመት እረዳለሁ እቅድ አቅዳለው። በዚህ ነው የማሳልፈው አዲስ አመት

ጭንቀት ሲሰማኝ አንደኛ ለጓደኛ ለጓደኛ አማክረዋለሁ ያስጨነቀኝን ነገር ሌላ ደግሞ ለመተኛት እሞክራለሁ እንቅልፍም እምቢ የሚለኝ ከሆነ እ ንጹህ አየር ወዳለበት ቦታ ሄጄ እዝናናለሁ። እንዲያም ካለ ቡና እጠጣበታለሁ። ጭንቀት ሲሰማኝ ይሄንን ላደርግ የምችለው

ያው እንደ ስራው ሊለያይ ይችላል። ለምሳሌ በጣም ብዙ ስራ የምሰራ ከሆነ ከብዙ ከደንበኞች ምገናኝ ከሆነ ከአስር በላይ በቀን ጥሪ ላደርግ እችላለሁ። ደም ከሆነ ምንም ላላደርግም እችላለሁ። ያው እንደ ስራው ነው እንደ ቀኑ ነው። በደንብ ደንበኞች ጋር ምትገናኝ ከሆነ እንደዛ አደርጋለሁ።

የትውልድ ከተማዬ ደብረ ታቦር ደብረ ታቦር ማለት ደግሞ በጣም ቆንጆ ከተማ ነች ለሰው ልጅ መኖሪያም መስሪያም የምትሆን ነች። አድጋለች ብዙ ፎቆች ብዙ ድርጅቶች ብዙ ፓርኮች የሰው ልጅ መዝነኛ ቦታዎች አሉት።

እኔ እጄ ቀኝ እጄ ነውና የምጽፈውም የምበለውም ማንኛውንም ነገር የምሰራው በቀኝ እጄ ነው። ልጽፍ የምችለው በቀኝ እጄ ነው። ቀኝ እጄ። ያው ብዙ ጊዜ የምሰራው ደጋግሜ የምሰራበት ስለሆነ በቀኝ እጄ ነው። ልጽፍ የምችለው ማንኛውንም ላደርግ የሚችለው በሱ ነው። እሱ በግራ እጄ ግራ ግራ ነው የሚመስለኝ